ቤትሰብ ያው በዓላትን እናከብራለን ምክንያቱም ያው በዓላት ሲባሉ የተለያዩ በዓላት አሉ። እምናከብራቸው በዓላት አመታዊ በዓላት አሉ። እነዚህም እነማን አለም ምክን ምሳሌ የዘመን መለወጫ። አለ ፋሲካ ገና ጥምቀት እነዚህን አንዚህን በዓላት በበለጠ ትኩረት ሰጠን እናከብራለን። ሌላው ያው ወርሃዊ በዓላትን እናከብራለን። ወርሃዊ በዓላት ሲባል እነዚህ እንደ በዓለ እግዚአብሔር ሚካኤል ማርያም። አቡነ ገብረ መንፈስ ቅዱስ እነዚህ አነዚህን በዓላቶችን በየወሩ እናከብራለን። ያው እነዚህ እምናከብራቸው ያው ለለን ለተለያዩ ሰው ለኔቢጤዎች ለተለያዩ ሰዎች ዝክር በመዘከር ቤተክርስቲያን በማክበር በማስቀደስ ጊዜ ሲኖረን እነዚህን ነገሮች እናከብራለን። ያው በዓላትን ደግሞ አመታዊ በዓላትን እናከብራለን። ምክንያቱም ያው እየመጡ በአመት የሚመጡ በዓላትን እንደ ህብረተሰቡ እንደ ማንኛውም ህብረተሰብ። እናከብራለን ይሄም ሲባል ባለን ነገር አቻችለን በዓላትን በቤተሰብ ቁጭ ብለን ተሰባስበን እናከብራለን። ይህንን በማድረግ በዓላትን እናሳልፋለን። በተለይ እነዚህን በአመት የሚመጡ በዓላትን ገናን ጥምቀትን ፋሲካን የዘመን መለወጫን። እነዚህን በዓላት ያው ካለን ነገር አቻችለን ትኩረት ሰተን ደስ በሚልና በሚያምር ሁኔታ ሰብሰብ ብለን ያው ባለን ነገር ተደስተን እናከብራለን። ያው ሌላው ያው በአመት የሚመጡ በዓላት አሉ። በተለይ እንዘገሊላ እንዘገሊላ የሚባሉ በዓላት አሉ። እነሱ እነሱን በዓላት እናከብራለን።

የስራ ምኞቴ አብዛኛውን ጊዜ የተመኘሁትን ስራ ነው ያገኘሁት። ምክንያቱም ከልጅነቴ ጀምሮ ጤና ባለሙያ መሆን እመኝ ነበር። ያገኝሁትም የተመኘሁትን ነው። ስለዚህ ደስ ብሎኝ ነው የምሰራው። ከዚህ በተረፈ ያው ሌላው ምኞቴ ምንድን ነበረ? ነጋዴ መሆን ምኞት ነበረኝ። ያው በሁለተኛ ደረጃ የነበረኝ ምኞት እሱ ነበረ። ምክንያቱም ሰርቶ መቀየርን እፈልግ ነበረ። ግን አሁንም ቢሆን እግዚአብሔር ይመስገን! ምኞቴን አግኝቼ እየሰራሁ ነው። ደስ ብሎኝ ነው የምሰራው። ስሰራውም ደስ ብሎኝ ነው። ምክንያቱም አንድ ነገር የተመኘኸውን ነገር ከተገኘ ደስ ብሎ መስራት ስለሚቻል እሱን እየሰራሁ ነው። የተመኘሁትን እየሰራሁ አለው። ያገኘሁትም የተመኘሁትን ነው። እና የስራ ምኞቴ በተመኘሁት ነው ያገኘሁት እየሰራሁት ያለሁት የተመኘሁትን ነው። ይሄ ነበር።

አዎ ባህላዊ ልብስ በጣም በጣም በጣም ከምወደው ነገር ባህላዊ ልብስ ነው። ምክንያቱም በጣም እወዳለሁ በጣም ባህላዊ ልብስም አለኝ ምክንያቱም ከልብሶቹ ሁሉም እማከብረውም እምወደውም ባህላዊ ልብስ ነው። ስለዚህ ባህላዊ ልብስ በጣም እወዳለሁ። አለባበሴም ባህላዊ ልብስ አዘወትራለሁ በጣም የተለያዩ ወርሃዊ ባእሎችን ጠብቄ ሰንበት ቀን እሁድ ቀን በተለይ ከባህላዊ ውጭ ልብሶች እሁድ ቀን ሌላ ልብስ አለብስም። መልበስም አልፈልግም። የማይለስ እማያስለብሱ ልብሱ ችግሮች ከገሌ በስተቀር ባህላዊ ልብስን መልበስ በጣም እወዳለሁ። የሚገርመው አንዳንድ ጊዜ እንዲሁም አብዛኛውን አንዳንድ ቀን በጣም እንትን ሲለኝ ያው በቢሮ ድረስ ለቢሮ ለቢሮ የሚሆነው ባህላዊ ልብሶችን። አዘጋጅቼ ቢሮ ድረስ ስራ ቦታ ድረስም ለውሼ እምሄደው ቀንም አለኝ። ስለዚህ ባህላዊ ልብስ እለብሳለሁ። ደስ ይለኛል በጣም ከምወደውና ከማከብረው ልብሶች ባህላዊ ልብሶችን በጣም እወዳለሁ እለብሳለሁ እመርጣለሁ።

አዎ ጥራት ያለው ስራ ማቀረብ እችላለው። ምክንያቱም ያው ያለሁበት ክፍል ይግድ ጥራት ያለው ስራ መስራት ስላለብኝ ስለሚፈልግ ጥራት ያለው ስራ ብቻ መርጠን መስራት ወይም ማቅረብ እችላለው። ምክንያቱም አፈጻጸመን ስራን ለመገምገም ውርሀዊ ስራ ለመገምገም የሩብ አመት የአመት ብለን ስራ ስንገመግም ጥራት ያለው ስራ ወይም ጥራት ያለው ሪፖርት ነው ማቀርበው። ግብረ መልስም ስሰጥ ከእኔ በታች ላሉው ግብረ መልስ ከእኔ በላይ ላሉው ግብረ መልስ ስሰጥም ጥራት ያለው ስራ ለመስራት እመክራለሁ እሰራለሁ። የተለያዩ ስልጠናዎችን ስሰጥም ጥራት ያለውን ስራ ወይም ደግሞ ያው ለአንድ አካል ወይም ደግሞ ለሚቀበለው ሰው ጥሩ ነገር መስራትንና መስጠትን እችላለሁ። መረጃዎችን ጥራት ባለው መንገድ መያዝ እችላለሁ። ስለዚህ ያው የግድም ስለሆነ ጥራት ያለውን ስራ እሰራለሁ ለመስራት በጣም እማክራለው እሰራለው።

የምሳ እረፍቴ ያው አንድ ሰዓት ነው ያው ምክንያቱም ያው ስድስት ሰዓት ተኩል እወጣለሁ አንድ ሰዓት ናት የምሳ እረፍት ያለ ግን ያው የአንድ ሰዓት ምሳሌ አረፍት የሚኖረኝ ምንድነው ቢሮ ላይ ስቀመጥ ወይም ደግሞ እዛው ከተማ ሆኜ ከቢሮ ወደ ቤቴ ሄጄ የምመልስበት ሰዓት ነው ግን አብዛኛውን ጊዜ እኔ ምንም ሆኖ ፊልድ ስለሆነ ወይም ደግሞ ወደ ገጠር ስለማወጣ የምሳ እራፍታች የምሳ እራፍቴ ጊዜ ገደብ የለውም ምክንያቱም ያው ቀን ሙሉ ስራ ላይ ስለመወል መታ ላይ ነው የምመጣው እንደውም በቆምነት የምሰራበት ስንት ነው የሚለው ያው አንድ ሰዓት ነው። ስድስት ተኩል ይወጣል ሰበት ተኩል ላይ ተመልሼ እገባለሁ። የምሳ እረፍቱ ለአንድ ስዓት ያህል ነው። ጊዜዬን በአግባቡ ለመጠቀም በሰአቱ ለመግባት ያው ቀድሜ ጠዋት ላይ ተነስቼ የሰራሁት ነገር ከተጠቀመኩ በኋላ በሰአት ወደ ስራ ቦታዬ እገባለሁ።

የምችላቸው ቋንቋዎች ሶስት ናቸው። ሌሎችም በደንብ ብሰማ መናገር አልችልም። ሶስት ቋንቋዎችን ግን እሰማለሁ እናገራለሁ። የምችላቸውም እንግሊዘኛ አማርኛና አገውኛ አውኛ እችላለሁ እናገራለሁ እሰማለሁ። ከእዚህ በተረፈ ሌሎችን ኦሮምኛ በደንብ ብሰማ መናገር አልችልም። እሰማለሁ ከእነዚህ እነዚህን ቋንቋዎች በደንብ እንትን አላለው ግን የመጀመሪያ አፍ መፍቻ ቋንቋዬ አማርኛ ነው። በደንብ የምናገረውና በደንብ ደስ ብሎኝ የምሰማውና የማዳምጠው ወይም ደግሞ የምናገርበት የማስተምርበት ስልጠና የምሰጥበት አብዛኛው ቋንቋየ ግን ያው የምጠቀመው አማርኛን ነው። ምክንያቱም ያለሁበት የባህር ማህበረሰብ የሚችለውና የሚያወራው አማርኛ በመሆኑ የበለጠ የምጠቀመው ቋንቋ አማርኛን ነው። በደንብ የምችላቸው ቋንቋዎች ግን ሶስት ናቸው።

ዛሬ ያለው የአየር ሁኔታ በጣም ሞቃታማ ነው ነፋሻ ነው። በዛ ንፋስ አልፎ አልፎ ይታይበታል። ሞቃታማ ነው ያው ከሰአት በኋላ ቅዝቅዝ ያለ አየር ነበረው። ምክንያቱም ከ እንትኑ ጋር በመያያዝ ጠዋት ላይ እስከ ሶስት ሰዓት በጣም ብርድ ነው በጣም ብርድ ነው ቅዝቃዜ አለው በጣም ይበርዳል ይቀዘቅዛል። ከሶስት ሰዓት በኋላ እስከ አስር ሰዓት ላይ የነበረው በጣም ሞቃታማ ነው በጣም ያቃጥላል ፀሀይ ያቃጥላል ይሞቃል ይሞቅ ነበር። ከአስር ሰዓት በኋላ የነበረው ደግሞ ነፋሻማና ቀዝቀዝ ቀዝቀዝ ያለ ወይም ደግሞ ደመና በጣም ባይበዛበትም ቀዝቀዝ ያለ አየር ነበረ። እና የቀኑ የአየር ሁኔታ ይህን ይመስል ነበረ ማለት ነው።

በባዶ እግር መራመድ አውቃለው። ምክንያቱም ያው ተወልጄ ያደጉትም ገጠር ስለነበረ በባዶ እግር መራመድ አውቃለሁ። አሁን ላይ ባልራመድም ያው በፊት ላይ በባዶ እግሬ ተራምጄ በባዶ እግሬ ተጉዤ ነው። አብዛኛውን ጊዜ ያደኩትኝ። ምክንያቱም ብዙ ጊዜ አው ስራዎች ስለሚበዙ አው በገጠር አካባቢ። በባዶ እግርን መሄድ እንመርጣለን። አሁን ላይ ግን ያው በባዶ እግር መሃድ ብዙ መራመድ እና መጓዝ ባልችልም በባዶ እግሬ መራመድ አሁንም ቢሆን እችላለሁ። ግን ከቦታ ቦታ መራመድ ሳይሆን እዚያው ቤት ውስጥ ላይ በባዶ እግሬ መራመድ እችላለሁ። ለስራ ወይም ደሞ ወደ ሌላ ቦታ ወይም ደሞ ለስራ በባዶ እግሬ ወጥቼ መራመደ ባልችልም ቤት ላይ ግን እችላለው። በፊት ግን በደንብ እችል ነበረ አሁን ግን። ያው ቤት ለቤት ካልሆነ ለስራ ወጥቼ በባዶ እግሬ መራመድ ወይም መሄድ ብዙም አልችልም

ምተኛበት አብዛኛው ሰዓት ምተኛበት ሰዓት ከምሽቱ አራት ሰዓት በኋላ እተኛለሁ። ምክንያቱም ያው አብዛኛውን ምን ጊዜ። ምተኛው አምሽቼ ቢሆንም ግን ያው ከአራት ሰዓት እስከ አምስት ሰዓት ባለው ውስጥ እተኛለሁ። ያን ከተኛሁ በኋላ ጠዋት አስራ ሁለት ሰዓት ላይ እነሳለሁ። ምክንያቱም ያው አስራ አንድ ሰዓት ላይ ተነስቼ ቤቴ ላይ የሚሰሩ ስራዎችን እሰራለሁ። ለነገ ያው ለምግብነት የሚውሉ ነገሮችን ሰርቼ ጠዋት ላይ ወደ ስራ ለመግባት እነዚህን ነገሮች እሰራለሁ። አብዛኛውን ጊዜ ግን ያው ብዙውን ጊዜ እስከ ሰባት ሰዓት ስድስት ሰዓት ድረስ የምቆያቸው ቀኖች አሉ። ምክንያቱም የምሰራቸው ስራዎች ካሉ የቢሮ ስራዎች እነዚህን ጨርሼ መተኛት ስላለብኝ። አብዛኛውን ጊዜ እስከዚህ ሰዓት ልቆይ እችላለሁ። ግን አብዛኛውን ከአራት ሰዓት እስከ አስራ አንድ ሰዓት ባለው እተኛለሁ።

ያው ሽማግሌዎችን እንዴት ታከብራለህ የሚለው? ሽማግሌዎችን የሽማግሌዎችን ብቻም ሳይሆን ከእኔ በላይ ያሉ ሰዎችን በጣም አከብራለሁ ሰው ማክበር በጸባዬ እወዳለሁ። እና ሽማግሌዎችን ሳከብር ያው የተለያዩ ነገሮችን በማረግ እከብራለሁ። ያው ምክንያቱም ያው ብቻቸው የሚጓዝ ከሆኑ ይዤ ተጉዤ አከብራለሁ። ይዤ እስከ ሚፈልጉበት ቦታ አደርሳቸዋለሁ። ሌላው የሚፈልጉ ነገሮችን ጠይቄ የሚፈልጉትን ነገር አደርግላቸዋለሁ። ለብሳቸው የሚታጠብ ከሆነ ልብሳቸውን ባለኝ አቅም ለማጥብ እመክራለሁ ያማራቸውን የሚፈልጉትን ነገር ለማድረግ እሞክራለሁ። ይሄን ይሄን በማድረግ ሽማግሌዎች ለማክበር እሞክራለሁ። የነሱ ክብር በሰጠው ቁጥር እኔም ስለምከበር። የነሱ ክብር መስጠት በእግዚአብሔር ደጅ ክብር ማግኘት ስለሆነ እኔ ሽማግሌዎችን ማክበር በጣም እወዳለሁ እፈልጋለሁ። ሽማግሌዎችም ብቻም ሳይሆን ከእኔ በላይ ያሉ ሰዎችንም ቢሆን እኔ ማክበርን በጣም ከልጅነቴ ጀምሮ እፈልጋለሁ እወዳለሁ አደርጋለሁ።

ያው በጀት ማስተዳደር ላይ በተወሰነ በጀት አስተዳደር አለው ምክንያቱም ይሄ የተለያዩ ኤንጂዎች የሚመጡበት ክፍልም ስለሆነ በኔ ክፍል በጀቶችን አስተዳድራለሁ። ምክንያቱም ያው የመጣለትን በጀት ለመጣለት አላማ ተከታትዬ ማዋል እችላለሁ። ይህንን ማድረግ ግዴታም ስለሆነ የሚመጣለትን በጀት በተለያዩ ኤንጂዎች በተለያዩ ክፍሎች እነዚህ በጀቶች ይመጣሉ። እና እነዚህ አክሽን ፕላን ፕሮፖዛል እየሰራሁ ማስተዳደር እችላለሁ። ማስተዳ አስተዳድራለሁም። ያው ማለት ያው የእናቶችና ህፃናት ከፍትም ስለሆነ በጀቶች የተለያዩ ፕሮጀክቶች። በዚህ ላይ ስለሚመጡ ይሄንን የመጣለትን በጀት ለመጣለት አላማ አቅጄ እቅድ ይዜ አስፈጽማለሁ ግብረ መልስ እሰጣለሁ። እከታተላለሁ።

በስራ ቦታ ጓደኛ አለኝ ያው ምክንያቱም ያው ጓደኛ ሲባል በጣም እ የስራ ጓደኛ ጓደኞች አሉኝ አንድም ሳይሆን ያው የስራ ጓደኞቼ ብዙ ናቸው። ምክንያቱም ያው ስራው የስራ ጓደኝነቱ ከስራ ጋር የተያያዘ ስለሆነ። የስራ ጓደኞች አሉኝ እ እ ምክንያቱም ያው ክፍሉም ቦታውም እም የግሩብ ስራ ስለሆነ። እ ጤና ሲባል የው ግሩብ ወርክ ነው። ስለዚህ የስራ እ ባልደረቦች ወይም ደግሞ የስራ ጓደኞች አሉኝ። በጣም እም በጓደኝነት የምቀርባቸውም አሉ። በስራ የምቀርባቸውም አሉ። ስለዚህ የስራ ባልደረባ ጓደኞቼ አሉኝ። ያው ማለት ስራ ሲሰራ አንዱን እ ጥሎ አንዱን አንጠጥሎ ሳይሆን ያው ቲምወርክ ስለሆነ። የአንዱ ክፍል እና የአንዱ ክፍል ተያያዥነትም ስላለው የስራ ጓደኞቼ አሉኝ። ስራን ውጤታማ ለማድረግ በጋራ እንሰራለን። እ ስለዚህ ያው የስራ ጓደኞቼ አሉኝ አብረን በጋራ እንሰራለን። በጣም እም ጥሩ ስራ የምንሰራ ጓደኞች አሉኝ። እ ስለዚህ ተግባርን በቀላሉ ለመፈጸም እና ለማከናወን የአብረን በጋራ ምንሰራቸው ጓደኞቼ አሉኝ።

አዎ አካባቢን እወደዋለሁ ምክንያቱም የአየር ሁኔታ ውሃው እንደገና ማህበረሰቡ በጣም ጥሩ ስለሆነ እወደዋለሁ። በተለይ የአየር ሁኔታውና ውሃውን በጣም እወደዋለሁ። ምክንያቱም ካሉ በተለይ አሁን ውሃን ወስጄ ባየው ካሉ ከተለያዩ ቦታዎች ወይም ደግሞ ከተለያዩ ከተሞች በተለየ የዳንግላ ውሃ ለየት ያለ ስለሆነ መኖረው ዳንግላ ነው። ስለዚህ በጣም እወደዋለሁ የየር ንብራቱንም በጣም እወደዋለሁ ምክንያቱም ወይና ደጋ ነው የየር ንብራቱ ወይና ደጋ ስለሆነ በጣም ደስ የሚል ስለሆነ እወደዋለሁ። እና ያው የአካባቢ ማህበረሰብ ባህሉን ወጉን አክባሪ ነው። ስለዚህ ያው ከዚህ ጋር ተያይዞ እወደዋለሁ። ለስራ ያለው ማህበረሰቡ የምሰጠውን ወይም ደግሞ የማስተምረውን ትምህርት ያለውን የግንዛቤ ለውጥ የምንሰጣቸውን በጤና ያላቸውን በተለይ እናቶች ላይ ክትባት ላይ ህፃናት ላይ እነዚህ እነዚህ ነገሮች የተለያዩ ዘመቻዎችን እንደዛ ነው ስንሰጥ በጣም ጥሩ ስለሚቀበለን ማህበረሰቡም በጣም ጥሩ ስለሆነ ያለሁበትን አካባቢ እወደዋለሁ። ውጤታማ የሚያደርገኝ ለስራዬ ለተግባሬ ውጤታማ ስለሚያደርገኝ እወደዋለሁኝ። ለጤንነትም ቢሆን ካሉ አካባቢ በተሻለ ስለሚሆን ያለውን ፖቴይን እወደዋለሁ ካለው ሁኔታ ጋር አያይዤ ሳየው ጥሩ ስለሆነ እወደዋለሁ

አሁን መቀመጥ እወዳለሁ አስተያየት መቀበልም ሆን መስጠት በጣም አወዳለሁ አስተያየት ሚሰጠኝ ሰው በጣም አከብራለሁ። በተለይ እኔ እሽሟጠው የማይተው አስተያየት ሳይሰጡ ከሚተው ሰዎች አስተያየት ሰጥተው አስተያየት ችግር እንዳስተካክል የሚያደርጉኝን ሰዎች በጣም እወዳለሁ እከብራለሁ። ክብርም እሰጣለሁ እኔም ችግር ያለባቸውን ሰው አስተያየት ከመስጠት ወደኋላ አልልም እሰጣለሁ። እና አስተያየት መስጠት ልክ ከብዙ ነገር እስተየት የሚሰጥህን ሰው ማክበር መውደድ አለብህ። ምክንያቱም ያለብን ያለብኝን ችግር በቀላሉ ከነገረኝ ነገ ያን ችግር ላልደግመው ስለምችል። አስተያየት የሚሰጡኝ ሰዎችን እከብራለሁ እቀበላለሁ በጣምም አመሰግናለሁ። ለምን? አስተያየት የሚሰጥህ ሰው የቅርብ ጓደኛህ ወይም ደግሞ የ እኔ የምለው ሰው መሆን አለበት። ማለቴ ለኔ አስቦ ነው ይህን አስተያየት የሚሰጠኝ። ከዚያ ችግር እንድወጣ ከዚያ ችግር እንድታረም እንዳልደግመው ስለሆነ። አስተያየት የሚሰጠኝ ሰው እኔ በተፈጥሮ ከምወዳቸው ወይም ደግሞ ከማመሰግናቸው ሰዎች ውስጥ አስተያየት የሚሰጠኝን ሰው በጣም አከብራለሁ እወዳለሁ። እናም ያው ለኔም ከማሰብ ነው አስተያየት የሰጠኝ እንደዚህ ከማሰብ ከዚያ ችግር እንድወጣ ወይም ደግሞ ችግሩን እንዳልደግመው። እና ነገ እንዳስተካክል ስለሆነ አስተያየት ሚሰጠን ስለዚህ አስተያየት የሚሰጥ ሰው ማመስገን ማክበር አለብን እኔም እወዳለሁ እቀበላለሁ።

በቤቴ ልዩ የሆነ መቀመጫ አለ ለሚለው በቤቴ ልዩ የሆነ መቀመጫ አለኝ። ምክንያቱም ምን አይነት መቀመጫ ነው? ብትለኝ። በገመድ የተሰራች የምታምር የተለየች መቀመጫ። አለችኝ ምክንያቱም አብዛኛውን ጊዜ የምቀመጥበት ያው ቡና ሳፍላ ነው። እና በጣም እወዳታለሁ በተለየ መንገድ ነው ያሰራኋት የምታምራት ናት። ቀይ ቢጫ አረንጓዴ ቀለም ናት እና በጣም የምታምር የምወዳት መቀመጫ ናት። እና እሷ የተለየች መቀመጫ አለችኝ። ያስመጣኋትን ከ እራቅ ካለ ቦታ አሰርቼ ነው ያስመጣኋት። ብዙ ጊዜ ምቀመጥባትም እኔ ነኝ። ለመቀመጥም ትመቸኛለች በጣም የተለየች መቀመጫ ብዬ እምይዛት ከቤቴ ከተለያዩ ሶፋዎች ወንበሮች። አነዚህ ነገሮች አሉ ከእነሱ ሁሉ ለየት ያለችና። ብዙ ጊዜ ከሌላ ቤት ብዙ ጊዜ የለችም። በጣም ደስ የምትል ናት። ዝቅ ብላ በጣም ከፍ ያላለች ዝቅ ያለች ለመቀመጥ የምትመች በፈለገው ተንቀሳቃሽ ናት። ከፈለኩበት ቦታ አንቀሳቅሼ እንደፈለኩህ ቀለል ያለች እንደፈለኩህ አልቄ ማንቀሳቀሳትና ከፈለኩት ቦታ ተይዣት ከውጭም ከቤትም የምጠቀምበት መቀመጫ ናት። እና ቀለል ያለች ናት በጣም የምትመች ናት። በተለይ እንትን ነው ትልቅ ሆነ ትንሽ ሰው ማንቀሳቀስ ሚችላት መቀመጫ ስለሆነች ለየት ያለች መቀመጫ አለኝ።

አዎ በአደባባይ መናገር በደንብ እችላለሁ። ምክንያቱም በአደባባይ መናገር ምችለው? እንዴት ነው ያው አብዛኛውን ጊዜ በአደባይ በህዝብ ፊት በተለያዩ ቦታዎች ቆሞ መናገር ማስተማር የገንዘብ አይፈጥርም። እነዚህ እነዚህ ነገሮች ያው ከሙያው ጋራ በተያያዘ በጣም ልምዱም ስላለኝ በአደባባይ መናገር በጣም እችላለሁ። አብዛኛውን ጊዜ ስልጠናዎችን ስለምሰጥ በአደባባይ መናገር እኔ ልምዱ አለኝ በጣም ይቀለኛልም። ምክንያቱም የተለያዩ ስልጠናዎችን እወስዳለሁ የተለያዩ ስልጠና እሰጣለሁ። ስለዚህ ያው ልምዱም ስላለኝ በደንብ እችላለሁ። ማለት ሪፖርቶችን እሰራለሁ ሪፖርቶችን አቀርባለሁ ስራ አስገመግማለሁ። ከዞን እስከ ዞን ከክልል ቀበሌ ወረዳ እነዚህ እነዚህ ነገሮች ሁሉ ማስፈጸም ስለማስፈፅም እነዚህን ስራዎችን ስለማስገመግም ስልጠናዎችን ስለምሰጥ እና እዚህ በጣም ይቀሉኛል። እና በደንብ አደርጋለሁ እሰራለሁ። ልምዱም አለኝ እና እነዚህን ተግባራት። ለማስፈፀም ሲባል የግድ በአደባባይ በህዝብ ፊት በተለያዩ ባለስልጣናት ፊት በተለያዩ ባለሙያዎች በህብረተሰቡ ዘንድ ብዙ ጊዜ የጋራ ስለማደርግ ስለምቆም እኔ እነዚህን በአደባባይ መቆምና መናገር ወይም ማስተማር ስልጠና መስጠት ስራ ማስገምገም ልምዱም ስላለኝ በአደባባይ መናገር በጣም እችላለሁ። ልምዱም አለኝ

ቤት እንዴት ታየዋለህ ያለው ቤቴን ያው ደስ ብሎኝ አየዋለሁ። ምክንያቱም በተሻለ ብዬ የማየው ምክንያቱም ያው ቤቴን ሳዘጋጀው እኔ በምፈልገው አይነት እኔ እንደምፈልገው ብዬ ስለማዘጋጀው በተሻለ ጥሩ ነው ብዬ አየዋለሁ። ምክንያቱም ያው ጥራት አለው ንጹህ ነው። ባለኝ ሁሉ አሁን ተደስቼ ማመስገን የምፈልግ እኔ በተፈጥሮዬ ቤቴ ንጹህ ነው ጥዳት ጽዳት ያለው ነው ግቢዬ ንጹህ ነው አካባቢዬ ንጹህ ነው። ስለዚህ በቂ ነው አለኝ ለኔ ኑሮ በቂ ነው ብዬ ስለማስብ ጥሩ ነው ብዬ ነው የማየው። እናም ካለኝ ነገር ላይ በመቀነስ ቤቴን ለማሳመር ወይም ደግሞ ቤቴን ደስ ብሎኝ እንድኖር የማደርጋቸው ነገሮች። ስለሆኑ አንዱ ከማድረጋቸው ነገሮች ቤቴን ማስተካከል ደስ ብሎኝ እንድኖር ማሻሻል ንጹህ ሆኖ እንዲኖር ግቢዬ እንዲነፃ ቤቴ ጥሩ እንዲሆን እንዲያስደስታኝ ከዛ ስወጣ ደስ እንዲለኝ ብዬ ስለማስብ። ቤቴ የተሻለና ባለኝ ለኔ ባለኝ ሁኔታ ጥሩ ነው ደስ ይለኛል ብዬ አስባለሁ። ስለዚህ ቤቴ የማየው በጥሩና ደስ በሚል ሁኔታ አየሃለሁ። ስኖርም ተደስቼ በሌላ ነገር አምሮበት ለማየት ስለምፈልግ አካል ላይ ነገር ሁሉ ቀንሼ ማጌጥ ማስጌጥ ማሳመር ካለኝ ነገር ንጹህ ሆኖ እንዲኖር ስለምፈልግ ደስ ብሎኝ በተሻለ ሁኔታ አየዋለሁ ብዬ አስባለሁ

አዎን ዶሮ አለኝ ዶሮ አለኝ ስል ብዙ ዶሮ አለኝ ማለት ሳይሆን የተወሰኑ ዶሮዎች አሉኝ ያሉኝ ዶሮዎች የእንቁላል ዶሮዎች ናቸው። ያው ከገበያ ገዝቶ እንቁላል ከመጠቀም ይልቅ ቤት ውስጥ ዶሮ አስቀምጦ እንቁላልን መጠቀም ስለምመረጥ። የእንቁላል ዶሮዎች አሉኝ። አሁን የእንቁላል ዶሮዎችን እጠቀማለሁ። በፊት ላይ ያው ለትንንሾችም ገዝቼ ዶሮዎች ነበሩኝ ነገር ግን እነሱን አሁን ቀንሼ ሽጬ የእንቁላል ዶሮ ብቻ አስቀምጬ እንቁላል ከቤቴ እጠቀማለሁ። ምክንያቱም ካለው ጊዜ አኳያ ያው ከገበያ የምገዛው እንቁላል እየጨመረ ከጊዜ ጊዜ እየጨመረ ስለሆነ። አሁን ላይ ያው ራስን ራሴን ልቻል ብዬ የእንቁላል ዶሮዎችን ከቤቴ አስቀምጬ እጠቀማለሁ። እነዚህም ደሮዎች አዎ በወቅቱ እንክብካቤ አደርግላቸዋለሁ ክትባት አስከትባቸዋለሁ የሚመገቡትን ምግብ በሰአቱ በወቅቱ እየሰጠሁ እንከባከባቸዋለሁ። የሚሰጡት አገልግሎት ይኸው እንደያያዛችን ስለሆነ ጥሩ እንቁላል ጣይ ዶሮዎች ናቸው ብዬ አስባለሁ። ምክንያቱም ያው በሚፈለገው በሚለው መጠን እንቁላል እየሰጡኝ ስለሆነ እሱን በማቅረብ ከወጪ ራሴን ለመቀነስ ዶሮ አለኝ። እጠቀማለው።

ደሞዝ የማገኘው በወር አንድ ጊዜ ነው። የመንግስት ሰራተኛ በመ ከመሆኔ መጠን ደሞዝ የማገኘው በወር አንድ ጊዜ ነው። የማገኘው እንደ ሁኔታው ሲሆን። ወሩ በገባ እስከ ሰላሳኛው ቀን ደሞዝ ይሰጠኛል ወይም ይደርሰኛል። ማለት ያው የሚቆራረጡ ቀኖች ይኖራሉ። ከሰላሳ ብዙ ጊዜ ባያልፍም ከሃያ ሰባት እስከ ሰላሳ ባለው ቀኖች ደሞዝ ይሰጠኛል ወይም አገኛለሁ። ይሄን ደግሞ ሌላ ተጨማሪ ወይም ደግሞ ሌላ ከመንግስት ስራ ውጪ ወይም ደግሞ ከስራ ውጪ ከእነዚህ ከማገኘው ደሞዝ ቅጥር ውጪ ሌላ የማገኘው ደሞዝ የለኝም። ያው እነዚህን ይሄን ደሞዝ ተቀብዬ ያው የወር አስቤዛዬን በወቅቱ አዘጋጃለሁ። ካዘጋጀው በኋላ ያው ቀሪውን የተወሰነ መቆጠብ ያለብኝ ነገር እቆጥባለሁ። እና ይሄን ቀን ከወር እስከ ወር የሚያደርሰኝ ማኔጅ አርጌ ይዤ ከወር እስከ ወር። የሚደርሰኝ ቀን አውቄ ቀድሜ እያለመጨረስ ያለኝን እቅድና በጀት አውቄ እንቀሳቀሳለሁ። ምክንያቱም ደሞዝ ገባ ብዬ ዛሬ ሙሉ ደሞዜን ከጨረስኩ። ቀጣይ ያሉትን ስላሳ ቀኖች ማኔጅ ለማድረግ በጣም ስለመቸገር ወይም ደግሞ ቤተሰቤን ስለማጎዳ ወይም ስለማስቸግር ወይም ደግሞ ስለሚቸግረኝ የገባልኝ ደሞዝ። መቼ ነው የሚገባ? መቼ ነው የምጨርስ? ለምን ያስፈልገኛል? የሚለውን ቀድሜ እቅድ አውጥቼ ወይም ደግሞ ምን ለምን ቅድሚያ መሰጠት አለበት የሚለውን ነገር አውቄ እጠቀማለሁ። እንጂ ያው ደሞዝ በገባ ቀን ይሄን አልጨረስም። ደሞዝ ከሃያ ሰባት እስከ ሰላሳ ባለው ወሩ በገባ አገኛለሁ

ጨው ብዙ አልወድም። ምክንያቱም አዎ ጨው የሚያመጣቸው ጉዳቶች ብዙ ስለሆኑ ከሚያመጣቸው ችግር አኳያ ጨው ብዙ ጊዜ አልወድም ምክንያቱም በተለይ እነዚህ ሶስት ነጮች የሚባሉ ለምሳሌ ለምሳሌ ጨው ስኳር እነዚህ ስብ ሶስት ነጮች ከሚባሉት ውስጥ አንዱ ነው። ስለሆነም ያው ጨውን ብዙ ጊዜ አልጠቀምም፣ አልወድም። የተለያዩ በሽታዎችን ለበ ለተለያዩ በሽታዎች ሊያጋልጥ ስለሚችል አልጠቀመም። ጨውን ብቻ ሳይሆን እነዚህ ነጭ ነገሮችን በብዛት አልጠቀምም። ስኳርም እንደዚሁ እንደጨው ብዙም አልጠቀምም። ያው ጨው ለማበያ ብቻ ነው። ያው ማለት ያው ጨው ከሌለው ብዙ ግዜ ምግቦች ስለማይበሉ ስለማይጣፍጡ በተወሰነ አዮዲን ጨው እጠቀማለሁ። ስጠቀም ያው ኒውትሪሽን ወይም ደግሞ የስርዓተ ምግብን በመከተል ያው ሰርቼ ካወጣው በኋላ የስርዓተ ምግብ ኦፊሰር በመሆኔ ምክን አጋጣሚ ወጡን ወይም ደግሞ አትክልቱን እነዚህን ሰርቼ ካወጣሁ በኋላ ካወረድኩ በኋላ አዮዲን ጨው እጠቀማለሁ። በተወሰነ እሱን ከጨመርኩ በኋላ ያው እመገባለሁ። ምክንያቱም እዚያው ድስቱ ላይ እየፈላ ወይም እየሄደ የእሳቱ እንዳለ ከጨመሩ አዮዲንነቱን ስለሚያጣ አብዛኛውን አዮዲን ጨው የምጠቀመው ድስቱን ወይም ደግሞ የተሰራውን ነገር አትክልቱን ካወረድኩ በኋላ ጨምሬ እጠቀማለሁ እንጂ ጨው በብዛት አልወድም፣ አልጠቀምም። በተወሰነ ግን ያው እጠቀማለው።

አሁን አሁን በጣም ስልጠና እወስዳለሁ። የምወስደው ስልጠናም ያው ከሙያ ጋር የተያያዘ ስልጠናዎችን እወስዳለሁ። በተለይ እናቶችና ህፃናት ላይ ያለን ስልጠና እወስዳለሁ። ምክንያቱም ብዙ ጊዜ የተለያዩ የምቀያየሩ ነገሮች ስላሉ እነዚህ የምቀያዩሩ ነገሮችን በወክቱ እወስዳለው ስልጠና ከወሰድኩ ቦኃላ ስልጠናዉን ሰልጥኜ መጥቼ ስልጠና እሰጣለሁ። ማለትም ከጤና ጣቢያ ያሉ ባለሙያዎችን ጤና እክስተንሽኖችን ከወረዳ ያሉ ኦፊሰሮችን እነዚህን ስልጣን ወስጄ ከመጣሁ በኋላ ስልጠናውን እሰጣለሁ። ማለት የጤና ስልጠና ብዙ የሚቀያይሩ የባዮደየት የሆኑ ነገሮች ስለያሉ ስልጠና ከተወሰደ በኋላ ቀጥታ ስልጠና ይሰጣል። እንጂ ስለእኔ ሰልጥኜ ቁጭ ወይም ደግሞ እኔ ስልጠና ነው ይዤ ዝም ማለት ስለሌለበት ሁሉም በደረጃው ስልጠና ወስጄ መጥቼ ሁሉም በደረጃ ስልጠና እሰጣለሁ። የዘመቻ ስልጠናዎች ካብሉ የዘመቻ ስልጠናዎችን እወስዳለሁ የዘመቻ ስልጠናዎችን እሰጣለሁ ዘመቻ ዘመቻዎችን አስከሄዳለሁ። እና ብዙ ጊዜ አዎ ስልጠና አወስዳለሁ። መረጃዎችን ይይዛለሁ አጠናክራለሁ እውቀቴን በተለያዩ መንገዶች አብዴት ለማድረግ እሞክራለሁ። እና ያው የግድ ስልጠና ስለሚያስፈልገው ስልጠናዎችን እወስዳለሁ እሰጣለሁ። ስልጠና እወስዳለሁ።

እሺ እሺ አተው ገመድ መጠቀም አዎ አውቃለሁ የምጠቀመውበትን ምክንያት ምንድን ናቸው? ስራዎች ሰራዎች አንደኛ በዝ ላይ ወይም ደግሞ ለመዝለል ገመድ ለእንቅስቃሴ ለሰው እንቅስቃሴ ለመዝለል እጠቀማለሁ። ሁለተኛ የተለያዩ ነገሮችን ለማሰር እጠቀማለሁ። ሌላው ደግሞ ምንድነው ለእንጨት ማስራያ? እጠቀማለው። ለመቅዳት ይጠቅማል ውሃ ለመቅዳት ስንል ያው ውሃ ከገደል ውሃ ለመሳብ በገመድ ነው። ውሃ ምን ስብ ያው ገደል ላይ ከሆነ የገደል ውሃ ከሆነ እሱን ውሃ ለመሳብ እጠቀማለሁ። ሌላው በጀሪካን ወይም ደግሞ እንስራ የሚባል አለ። በሱ ዋሃ ለመቅዳት ገመድ ጠቀማል እንጠቀማለን ወይም እጠቀማለሁ። ሌላው ገመድ ለልብስ ማስጫ ዘርግቶ ለልብስ ማስጫ እንጠቀማለን። አብዛኛውን ጊዜ ገመድ ለብዙ አገልግሎቶች ይጠቅማል። በጣም ለወንበር ስራዎች ይጠቅማል። ለአልጋ መስሪያ ለ አሁን በገጠር አካሄድ ለአልጋ መስሪያ ይጠቅማል። ገመድ ብዙ የስራ ድርሻ አለው ብዙ አስተዋጽኦ ያደርጋል እና። ገመድን እጠቀማለሁ ያው ስጠቀም ከልጅነቴ ጀምሮ እስከ አዋቂነቴ እስካሁን እስካለሁበት ድረስ የገመድ ጥቅም። ከእኔ ላይ ብዙ አስተዋጽኦ አለው። ብዙ ለብዙ ጊዜ እጠቀምበታለሁ። እና ምክንያቱም ብዙ ጊዜ እሱንም ለመስራት ወይም ደግሞ አንደን ነገሮችን ለማከናወን ብዙ ጊዜ እጠቀምበታለሁ። ለምሳሌ እንጨት ከጋሬ ጭኖ ሲመጣ ከበጋሬ የሚመጡ እንጨቶችን በጋሬ የሚመጡ እቃዎችን የሚታሰር በገመድ ነው። በገመዶች ገመድ እሱን ሸክፎ ለመያዝ ይሆናል። ለማሰሪያነት ለምሳሌ እህልም ስናስፈጭ ለማሰሪያነት እንጠቀመዋለን። ይሄ የምንጠቀመው ማዳበሪያዎችን ወይም ደግሞ የትምክራቶቻቸውን በማሰብ አፉን በማሰር እንጠቀማለን። ግን ያው በጥቅሉ ገመድ መጠቀምን በጣም አውቃለሁ እጠቀማለሁ።

ክላውድ ትጠቀማለህ ለሚለው ክላውድ እጠቀማለሁ ያው ምክንያቱም የተለያዩ ሀሳቦችን ይሰበስብልኛል ይይዝልኛል። ብዙ መረጃዎችን ይይዝልኛል። ስለዚህ መረጃዎች ሲባል አመታዊ መረጃ አለ የአመት የሁለት አመት የሶስት አመት የአራት አመት የአምስት አመት መረጃዎችን ስለሚይዝልኝ በጣም ጥሩ ነገር ስለሆነ ይሄን ክላውድ እጠቀማለሁ። ብዙ ጊዜ ያው የተለያዩ መረጃዎች እንዳይጠፉ ይጠቅመኛል ለመያዝ ይጠቅመኛል። አንድ ጊዜ ከተያዘ ሁሌም ይኖራል። ስለዚህ ያው አንድ ነገር ለመያዝ ይጠቅመኛል። ስለዚህ ክላውድ ማከማቻ እጠቅማለሁ ያው እጠቀማለሁ። ምክንያቱም ያው አከማችቼ አንድ ላይ አስቀምጥና ስፈልግ መረጃውን ስፈልግ አውጥቼ ማግኘት ስለምችል ይህንን እጠቀማለሁ። ያው ማለት መረጃዎች ያው ለየሰው ልጅ አንድ ነገር ሰርቶ ሰርቶ ዋናው መያዣውና ማሰሪያው መረጃ እስከሚሆን እስከሆነ ድረስ ያን መረጃ በፈለኩት ሰዓት ለእኔ ብቻም ሳይሆን ለሚፈለገው ወይም ደግሞ ለሚፈልገው አካል ለመስጠት። ይሄንን መረጃ ወይም ደግሞ ይሄንን ማጠራቀሚያ እጠቀማለሁ እና አብዛኛውን ጊዜ። ለምንድነው ሚጠቅመኝ በጣም የሚጠቅመኝ የተለያዩ ጊዜ? ጠፍቶም በቀላሉ ማግኘት ማልችላቸው መረጃዎች። እዚህ ላይ አስሬ ወይም ደግሞ አጠራቅሜ ካስቀመጥኩኝ በቀላሉ ለሚፈለገው ሰውም እንደመጣ መረጃ እሰጣለሁ። ይሄን የምፈልጋቸውን መረጃዎች በቀላሉ አሁን ስለማገኝ ይህንን መረጃ እጠቀማለሁ። ወይም ደግሞ የዚህን የመረጃ ማጠራቀሚያ እጠቀማለሁ ወይም ደግሞ ማከማቻውን አለኝ። ጠቃሚም ስለሆነ አሁንም አለኝ ለወደፊትም ይኖረኛል።

ቃልን ትጠብቃለህ ለሚለው ያው በተወሰነ ቃሌን እጠብቃለሁ። ምክንያቱም ያው መቼም ሰው ሆኖ አንዳንድ ስህተት ቢኖርም ግን አብዛኛውን ጊዜ ቃሌን ለመጠበቅ እማክራለሁ። በቻልኩት መጠን ቃሌን እጠብቃለሁ ብዬ አስባለሁ። ግን ሰው ሆኖ ሊሳሳት ስለሚችል አንዳንድ ነገሮችን ያው ልዋሽ እችላለሁ። ምክንያቱም ውሸትም ሳይሆን ያው በተባሉት የተባሉትን ነገር ላላደርግ እችላለሁ። ከ ማለት ከጊዜ አኳያ ሊሆን ይችላል ከአቅም አኳያ ሊሆን ይችላል። ከስራ ብዛት ሊሆን ሊሆን ይችላል ከተለያዩ ነገሮች ተነስቶ። አንዳንዴ ቃል ላይጠበቅ ይችላል ስለዚህ ላልጠበቅ ምችልበት ሰዓት ሊኖር ይችላል። ግን አብዛኛውን ጊዜ ግን ቃሌን ልጠብቅ ለመጠበቅ በጣም እሞክራለሁ። ለማረግም በጣም እፈልጋለሁ። ያው ማለት ምክንያቱም ቃለመጠበቅ ለእግዚአብሔሩ መንገድም ለሃይማኖትም ተገቢና ጥሩ ስለሆነ። ቃልን ጠብቆ መኖሩ በጣም ጥሩ ነው። ማለት ያው ሰው አምኖ አንተን አምኖ ወይም ደግሞ ያን ሰው አምኖ ተቀምጦ እያለ ቃሉን ቀይሮ ወይም ደግሞ ሀሳቡን ቀይሮ ቢገኝ። ለዚያ ሰው ጥሩ አይሆንም ለባለጉዳዩ በጣም ጥሩ አይሆንም ሊያስቀይም ይችላል። መጥፎ መስመር ወይም መጥፎ ነገርም ሊያሳስብ ይችላል። ቃል ሲባል ከባድ ነገሮች በተለይ በጣም ከባድ የሚባሉ ነገሮች አሉ። እነሱ እነሱ ነገሮች በጣም ለብዙ ሰውን ስህተት ውስጥ ሊያስገቡ የሚችሉ ነገሮች አሉ። እንደነሱ ነገሮች ላይ ጥንቃቄ አደርጋለሁ። ግን እነዚህ ስራ ጋር ተያይዞ አደርጋችዋለው ያልኳቸው ነገሮች ወይም እፈጽማችዋለው ያልኳቸውን ተግባሮችን። ላልፈጽም እችላልው በወቅቱ እና በሰአቱ እና ይሄ ማለት ያው ቃሌን ባልጠብቅም ነገ የምሰራው ነገር ይሆናል። ግን አብዛኛውን ጊዜ ቃሌን እጠብቃለሁ ለመጠበቅ እሞክራለሁ ብዬ አስባለሁ።